የመጨረሻ ቀን የመጨረሻ ቀን ማለት እንግዲህ ይሄ አንድ ነገር ማብቂያ ማለት ነው የ አንድ ነገር ማለቂያው ቀን ማለት ነው። የተለያዩ ነገሮቶች እንግዲህ በመጨረሻ በማለቃቸው ቀን ሲደርስ እንግዲህ ዛሬ የመጨረሻ ቀን ነው ይባላል ማለት ነው። እንግዲህ አሁን ለምሳሌ በተለያዩ ተግባራቶች ሊሆን ይችላሉ። አሁን ለምሳሌ እንደኛ ሀገር ሰርግ ሁለት ቀን ይደረጋል እና እንግዲህ በሁለተኛው ቀን። ምን ይባላል እንግዲህ የሰርጉ የመጨረሻ ቀን ነው ዛሬ ይባላል ማለት ነው። በሁለተኛ ቀን እንግዲህ የሰርጉ የመጨረሻ ቀን ነው ይባላል ማለት ነው እንደዚሁም ደሞ አሁን በትምህርት ቤት ደረጃ። የመጨረሻ የሰኔ ትምህርት በሚዘጋበት ቀን እንግዲህ የዚህ አመት የመጨረሻ ትምህርት ወይም ደግሞ አሁን ለምሳሌ አንድ ተማሪ አምስተኛ ክፍል ከሆነ የአምስተኛ ክፍል የትምህርት ዘመኔ ዛሬ የመጨረሻ ቀን ነው ይባላል ማለት ነው። እንግዲህ የትምህርት ግምገማ ወይም ደግሞ የትምህርት የመዝጊያ ቀን በሚደረግበት ሰዓት። በዛ ቀን ወይም ደግሞ ፋይናል ፈተና በጨረሰበት ውጤት ካየ በኋላ እንግዲህ አንድ ተማሪ። ዛሬ እኮ የአምስተኛ ክፍል የአምስተኛ ክፍል የመጨረሻ ቀኔ ነው ዛሬ ቀጣይ ስድስተኛ ክፍል ነኝ ብሎ ይናገራል ማለት ነው። ግን እንግዲህ የአንድ ትምህርት የመጨረሻ አመት ላይ በሚደረስበት ሰዓት አንድ ተማሪ እንግዲህ የዛ አመት። ወይም ደግሞ በዚህ የዚህ የክፍል ደረጃ የመጨረሻ ቀን ነው ይባላል ማለት ነው። እንደዚሁም ደግሞ እንግዲህ አመት አሁን ለምሳሌ በአመት እንግዲህ አንድ አመት ሶስት መቶ ስልሳ አምስት ወይም ደግሞ ስልሳ ስድስት ቀን ነው ብለናል እንግዲህ። ሶስት መቶ ስልሳ አምስት ተኛው ቀን እንግዲህ የዚህ አመት የመጨረሻ ቀን ነው እንላለን ማለት ነው። አሁን ለምሳሌ እንደ ኢትዮጵያ ዛሬ ሁለት ሺህ አስራ ስምንት ነው እና ሁለት ሺህ አስራ ስምንት እንግዲህ በአስራ ሶስተኛው ወር። በስድስተኛው ወይም ደግሞ በአምስተኛው ቀን ምን እንላለን ዛሬ እኮ የሁለት ሺህ አስራ ስምንት የመጨረሻ ቀን ነው እንላለን ማለት ነው። እንግዲህ ማለቂያ ላይ ያለን ነገር ለመግለጽ ነው የምንጠቀምበት የአመት የመጨረሻው ቀን ነው እንላለን። እንደዚውም ደግሞ አሁን ለምሳሌ አንድ የድርጅት ሀላፊ ወይም ደግሞ አሰሪ ሰራተኛውን ብዙ እንግዲህ ብዙ ቀን በተከታታይ እየቀጣበት ከቆየ በኋላ ስራ። እንግዲህ የመጨረሻ ማስጠንቀቂያ ሲሰጠው ዛሬ የመጨረሻህ ቀን ነው ከዚህ በኋላ የምትቀር ከሆነ ከስራ አሰናብትሃለሁ ብሎ የመጨረሻ ቀን ከዚህም በኋላ እንደማይታገሰው ለመግለጽ ይጠቀምበታል ማለት ነው። እንግዲህ ይሄን የመጨረሻ ቀን የሚለውን እንደዚሁም ደግሞ አሁን ለምሳሌ ከሰኞ እስከ አርብ በአንድ ሳምንት ውስጥ ሰባት ቀናቶች አሉ። ከዚህ ከሰባት ቀናቶች ውስጥ አምስት ቀናቶች የስራ ቀናቶች ናቸው እና እንግዲህ በአርብ ወይም ደግሞ ፍራይዴይ ብለን ብለን በምንጠራው ቀን እንግዲህ ዛሬ የሳምንቱ የመጨረሻ የስራ ቀን ነው እንላለን ማለት ነው። እንግዲህ አርብ እንግዲህ አስራ አንድ ሰዓት ላይ ከስራ ከተወጣ በኋላ ዛሬ እኮ ወይም ደግሞ ጠዋት ላይ ሊሆን ይችላል ብቻ አርብ ቀን። ዛሬ የሳምንቱ የመጨረሻ የስራ ቀን ነው ይባላል ማለት ነው። እንደዚህም ደግሞ እሁድ ላይ በሚሆንበት ሰዓት ደግሞ ቅዳሜና እሁድ የእረፍት ሰዓት እንደመሆኑ ዛሬ የእረፍት ቀን የእረፍት የሳምንቱ የእረፍት የመጨረሻ ቀን ነው ይባላል ማለት ነው። እንግዲህ የመጨረሻ ቀን የሚለው አንድን ነገር ማለቂያው ላይ ወይም ደግሞ ማብቂያው ላይ እንደደረሰ በተለይም ደግሞ ጊዜን በተለይ የሚገልጸው ጊዜን ነው እና። ያ ነገር ወደ መጨረሻው ወደ ማለቂያው መድረሱን የሚገልጽበት ወይም ደግሞ የሚያሳውቅበት ሰዎች በዛ መልኩ የሚረዱበት ነው ማለት ነው እና እንግዲህ ይመስላል ማለት ነው። እንደዚሁም ደግሞ የተለያዩ ነገራቶች አሁን ለምሳሌ የ የጾም ሊሆን ይችላል አሁን ለምሳሌ ጾም በሚፆምበት ሰዓት። እንግዲህ የመጨረሻው ቀን ላይ በሚደርስበት ሰዓት ዛሬ እኮ የዚህ አመት አሁን ለምሳሌ በእኛ በሙስሊም እንግዲህ በይፋ ወይም ደግሞ በግዴታነት የሚታወቀው ጾም አንድ ወር ጾም ነውና እንግዲህ የዛ ጾም መጨረሻ ቀን በምንደርስበት ሰዓት የዛ አመት የመጨረሻ ጾሜ ነው ዛሬ እንግዲህ ይባላል ማለት ነው። የመጨረሻ ቀን የሮመዳን ጾሜ ነው ይባላል ያው ጾም በተለዩ ቀናቶች አሉ ግን የሮመዳን የሚባለው። በአመት አንድ ወር ነውና እንግዲህ ያንን ወር ልናጠናቅቅ አንድ ቀን በቀርን ሰዓት ዛሬ የመጨረሻ የዚህ አመት የመጨረሻ የሮማዳን ጾሜ ቀን ነው። ብለን እንግዲህ መናገር ወይም ደግሞ መግለጽ እንችላለን ማለት ነው። በአጠቃላይ የመጨረሻ ቀን የምንለው በመገባደጃ ወይም ደግሞ ሊያልቅ አንድ ቀን በቀረው አሁን ያለንበት ቀን ብቻ በቀረው ነገር ላይ። አንድ ነገር በቀረው ነገር ላይ ተንተርሰን ያንን ልንገልጽበት የምንችለው ነገር ነው ማለት ነው። የተለያዩ ነገራቶች ሊሆኑ ይችላሉ። ብዙ አይነት በመጠንም ሊሆን ይችላል ወይም ደግሞ በአይነታቸውም ሊሆን ይችላል ሊጠናቀቁ ከጫፍ የደረሱ ነገሮቶችን። ወይም ደግሞ አንድ ቀን የቀራቸውን ልንገልጽበት የምንችለው የአማርኛ ቃል ነው ማለት ነው።

ግራጫ የሚለው እንግዲህ የቀለም አይነት ነው ግራጫ የሚለው የከለር አይነት ነው ማለት ነው እንግዲህ ነጣ ያለ በደንብ መነጫል አይደለህ እንዴ ቡናማ አይነት ገርጣ ያለ በቃ አመድማ አይነት ከለር ነው እንግዲህ ግራጫ የምንለው አብዛኛውን ጊዜ እንግዲህ የግራጫ የምንለው ከቨር በተለያዩ ማዕድናቶች ላይ ነው የምናየው በማዕድናቶች ላይ እንደዚሁም ደግሞ በቀለሞች በተለያዩ በቤት ቀለሞች ላይ አሁን ዘመናዊ ተብሎ በሚመጡ ቀለሞች ላይ አለህ ብዙም ነጭ ያልሆነ እንደዚሁም ደግሞ ብዙም ጥቁር ያላደለ አመድማ የሚመስል ነው ማለት ነው። እንግዲህ ይህ ግዳጫ ማለት እንደዚሁም ደግሞ በተለያዩ ልብሶች ላይ እናየዋለን ማለት ነው ይሄ ግራጫ የሚለውን ቀለም እንግዲህ የቀለም አይነት ነው ማንም ግራጫ የሚለው የአማርኛ ቃል እንግዲህ ይሄም የሚገልጸው ምንድነው አንድን ቀለም ነው ማለት ነው። ግራጫ የሚለው እና እንግዲህ ቀለም ከነጭ ከነጭ ትንሽ ፈዘዝ ያለ ሆኖ ግን ነጭ ነው ግን ፈዘዘ ያለ አይነት ሆኖ ብዙም ነጭ ያላደለ ወይም ደግሞ ብዙም ጥቁር ያለ አደለ አመዲማ አይነት ከለር አመድ የሚመስል ከለር ያለው ነው ማለት ነው እንግዲህ ግራጫ የምንለው ማለት ነው እንደዚሁም ደግሞ አንዳንድ ሰዎች ይሄን ግራንጫ የሚለውን ቃል እንደ ስድብ ይጠቀሙበታል አሁን በእኛ አካባቢ አንዳንድ ሰዎች እንደ ስድብ ሰውን እንደ መሳደብ ወይም ደግሞ እንደ ማንቋሸሻ አድርገው ይሄን ቃላት ይጠቀሙታል አንተ ግራጫ ይባላል አሁን ለምሳሌ ነጭ እንደ ማለት ነው ወይም ደግሞ የማያወዛ የማይረባ እንደማለት ነውና ግራጫ የሚለው ቃል እንግዲህ እንደ ስድብም ይጠቀሙበታል ግን አብዛኛው ቀጥተኛ የአማርኛ አትርጉሙ ግራጫ ማለት የቀለም አይነት ነው። ፈዘዝ ያለህ ነጭ ወይም ደግሞ አመድ የሆነ ቀለም ማለት ነው እንግዲህ ቀጥተኛ ትርጉሙ ትክክለኛ አማርኛ ፍቺው የቀለም አይነት ነው ማለት ነው።

ደቂቃ የምንለው እንግዲህ የጊዜ መቆጠሪያ ሆኖ እንግዲህ ትንሽ የምትባለዋን ጊዜ የሚቆጥርን የሰዓት አይነት ነው ማለት ነው የሰዓት አካል ነው የሰዓት አካል ሆኖ ግን ትንሽ የምትባለዋን ከሰከንድ ቀጥሎ ትንሽ የምትባለዋን ጊዜ የሚቆጥርልን ወይም ደግሞ ትንሿን ጊዜ የሚያመለክተን ነው ማለት ነው። እንግዲህ ደቂቃ የምንለው እንግዲህ የሰከንዶች ስብስብ ነው ማለት ነው። እንግዲህ አንድ ደቂቃ የምንለው ስልሳ ሰከንዶች ያህል ተቆጥረው ነው እንግዲህ አንድ ደቂቃ የሚሞሉት እና ደቂቃ የምንለው እንግዲህ የሰከንዶች ስብስብ ሁኖ ትንሿን ከሰከንድ የቀጠሎ ትንሿን ጊዜ የሚገልጽልን የሰዓት አካል ነው ማለት ነው። እንግዲህ ደቂቃ ማለት እንግዲህ አሁን ለምሳሌ የተለያዩ ሰአቶችን ስንናገር እንግዲህ ከነ ደቂቃቸው የምንናገርበት ይሆናል ማለት ነው። አሁን ለምሳሌ ስድስት ሰዓት ከሰላሳ ሁለት ደቂቃ እንላለን ማለት ነው። እንግዲህ ሰላሳ ሁለት የሚለው ደቂቃ ነው ማለት ነው። እንግዲህ ሰባት ሰዓት ሊሞላ ሃያ ስምንት ደቂቃዎች የቀሩትን ለማለት ነው እንደዚሁም ደግሞ አሁን ለምሳሌ ስድስት ሰዓት ከአርባ አምስት በሚሆንበት ሰዓት እሩ ጉዳይ ነው። ሰባት ሰዓት እንላለን ይሄም እንግዲህ ምንድነው ሩብ የሆኑ ደቂቃዎች ለሩብ የሆነ ደቂቃ ለሰባት ሰዓት ሊሆን ሩብ የሆነ ደቂቃ ቀርቶታል ማለት ነው። እንግዲህ ይሄ ማለት ያው አንድ ሰዓት የሚሆነው ስልሳ ደቂቃ ነው እና እንግዲህ የስልሳ ደቂቃ ሩብ ደግሞ አስራ አምስት ነው ማለት ነው። እና አስራ አምስት ደቂቃ ነው የቀረው እንደ ማለት ነው። እንግዲህ ደቂቃ የምንለው እንግዲህ የደቂቃዎች ስብስብ እንግዲህ ስልሳ ያክል ደቂቃዎች ከተቆጠሩ በኋላ እንግዲህ ወደ አንድ ሰዓትነት ይቀየራሉ ማለት ነው። እንግዲህ ምን ያመለክታል? እንግዲህ ደቂቃ ከሰአት በስልሳ እጥፍህ እንደሚያንስ በስልሳ ሰዓት አንድ ሰዓት ከ አንድ ደቂቃ በስልሳ እጥፍ እንደ ሚበልጥ እና ደቂቃ እንግዲህ ትንሿን የምትባለዋን ጊዜ እንደሚያመለክተን ነው እንግዲህ ሰዓት የሚባለው የተሻለ ከደቂቃ የተሻለ ጊዜ ነው የሚያመለክተን ነው ማለት ነው። እንግዲህ ደቂቃ ይሄ ደቂቃ የሚባል እንግዲህ የቀን አንዱ የቀን አካል ነው ማለት ነው። ማይክሮ ሰከንድ ይባላል ከዛ ሰከንድ ከዛ ደቂቃ ከዛ ሰዓት ከዛ ደግሞ ቀን ከዛ ደግሞ ሳምንት እንደዚሁም ወራት እንደዚሁም ደግሞ አመታት እየተባለ የእድሜን ወይም ደግሞ ዘመን ለመግለጽነት እድሜን ወይም ደግሞ ዘመንን ለመግለጽ ከሚጠቅምን ትንሽ ከሚባሉ የጊዜ መጠኖች አንዱ ነው ማለት ነው። ደቂቃ እንግዲህ ደቂቃዎች ተሰብስበው ሰዓት ይሆናሉ ሰዓት ተሰብስበው ቀን ቀኖች ተሰብስበው ሳምንት ሳምንቶች ተሰብስበው ደግሞ ወራት ወራቶች ተሰብስበው አመታቶች እየተሰበሰቡ ደግሞ ወደ ሴንቸሪነት ድኬነት ይቀየራሉ ማለት ነው። እንግዲህ ደቂቃም የምንለው እንግዲህ አሁን ለምሳሌ አንድ ሰው እንግዲህ ስራ በሚሰራበት ሰዓት በሰላሳ ደቂቃ ይህን ስራ አጠናቅ ሊባል ይችላል ማለት ነው። ወይም ደግሞ የአንድ ሰው እንግዲህ ከስራ ሰዓት ሊወጣ ሰአቱን ሲያይ እንግዲህ አስር ሰዓት ተኩል ከሆነ ስላሳ ደቂቃ እንደቀረው ያውቃል ማለት ነው። እንግዲህ ደቂቃ እንግዲህ ለዚህ ለዚህ ነገር ይጠቅመናል ማለት ነው። ያው አስራ አንድ ስዓት ከስላሳ ከስራ ቦታ ስለሚወጣ አስር ሰዓት ተኩል ከሆነ ከስራ ለመውጣት እንግዲህ ሰላሳ ደቂቃ ያክላት ብቻ እንደቀረወ ማወቅ ይችላል ማለት ነው። እንደዚህም ደግሞ እንግዲህ አሁን በአንድ ትራንስፖርት እየሄድን እንግዲህ እኔ አሁን ለምሳሌ በምሄድበት አካባቢ አዲስ በሚባል አካባቢ ሂጀ እንግዲህ የመንገዱን ሁኔታ ካለወኩኝ ከዚህ የምሄድበት ወይ ድረስ ስንት ሰዓት ያሰዳል? ብዬ ሰዎችን የምጠይቀውን እንግዲህ ሃያ ደቂቃ አስር ደቂቃ ወይም ደግሞ ሰላሳ ደቂቃ ያስሄል በታክሲ በእግር ከሆነ ደግሞ እስከ ሃምሳ ደቂቃ ድረስ ያስሄል ሊሉኝ ይችላሉ። እና እንግዲህ ደቂቃ የተለያየ አነስ ያለን ጊዜ ሰዎች ሊገልጽበት የሚችሉት ነው ማለት ነው የተለያየ ጥያቄዎችን ሊመልስልን የሚችል የሰዓት የሰዓት አንድዎ አካል ነው ማለት ነው። ደቂቃ የምንለው እንግዲህ ደቂቃ ከሌለ ሰዓት አይኖርም ማለት ነው። ምክንያቱም ሰዓት የደቂቃዎች ስብስብ ነው እና እንግዲህ ደግሞ ሰከንዶች ከለሉ ደቂቃ አይኖርም። ደቂቃ እንግዲህ ሰከንዶች ስብስብ ነውና ማለት ነው እንግዲህ ደቂቃን በዚህ ሁኔታ እንግልፅዋለን ማለት ነው። ደቂቃ እንግዲህ ሙሉ ቁጥር ነው ማለት ነው። እንግዲህ ከአንድ ጀምሮ ነው የሚቆጠረው ከአንድ ጊዜ ጀምሮ የሚቆጠር ስልሳ ድረስ የሚጠራቀም ነው ስልሳ ደቂቃ ድረስ ከተጠራቀመ በኋላ ወደ አንድ ሰዓት የሚቀየር የሰዓት አካል ነው ማለት ነው። ደቂቃ እንግዲህ አብዛኛው ጊዜ ወይም ደግሞ ሙሉ በሙሉ ወይም በሚባል ደረጃ ደቂቃ ነው የምንጠቀመው ለሰአት አገልግሎት ነው ማለት ነው። ከሰአትም ጋር እንግዲህ በሁለት ነጥብ ለይተን የምናየው ነው ማለት ነው። አንድ ደቂቃ ከሰአቱ ለመለየት አሁን ለምሳሌ ቀጥታ ተያይዞ አይጻፍም። ምክንያቱም ደግሞ ደቂቃና ሰአቱን ለመለየት ሲባል በደቂቃና በሰአቱ መካከል ሁለት ነጥብ ሁለት ነጥብ ያስፈልጋል። እና እንግዲህ ደቂቃ ከሰአት የምንለይበት ሁለት ነጥብ ያለው እንደዚሁ ደግሞ ከሰከንድም የምንለይበት ሁለት ነጥብ ያለው የሰዓት አንዱ አካል ነው ማለት ነው። ደቂቃ የምንለው

ሽያጭ ሽያጭ የምለው ሽያጭ የምለው ቃል እንግዲህ የሚያመለክተው አንድን ምርት ወይም ደግሞ አገልግሎት ወይም ደግሞ ንብረትን እንግዲህ በገንዘብ በተለይ በብሮች ወይም ደግሞ በገንዘብ በሌላ ዋጋ ወይም ደግሞ በሌላ ወጋ ቀይሮ ለሌላ ወገን የማስተላለፍ ማለት ነው። የማያስተላልፍ እንግዲህ የንግዴ የሚደረግ ስምምነት ወይም ደግሞ ሂደት ማለት ነው። እንግዲህ ሽያጭ ማለት እንግዲህ አንድ ባለ ንብረት ይኖራል። ያ ባለ ንብረት እንግዲህ ንብረቱን ወደ ገበያ በማውጣት ሊሆን ይችላል በሱቅ ሊሆን ይችላል። በተለያዩ ቦታዎች ወይም ደግሞ ባለበት ሊሆን ይችላል እንግዲህ ያን ንብረቱን በገንዘብ ቀይሮ ለሌላ ሰው ማስተላለፍ ማለት ነው። እንግዲህ ይሄ ሽያጭ የምንለው የተለያዩ ሽያጮች አሉ። የእቃ አለ እንግዲህ ይሄን ንብረት ወይም ደግሞ የተለያዩ እቃዎችን በመሸጥ እንግዲህ ገንዘብ በመቀበል እቃውን ወደ ሌላ ሰው ያስተላልፋል ማለት ነው። እንግዲህ እንግዲህ ይሄን እንግዲህ እቃውን ሲሰጥ እንግዲህ ገንዘብን ወይም ደግሞ በሌላ ዋጋ ተመጣጣኝ በሆነ ነገሮኝ ደግሞ በቃ እቃ በቃ ልውውጥ ምናምን ሊሆን ይችላል። እንግዲህ ሽያጩ በዛ የሚከናወን ማለት ነው እንግዲህ ሽያጭ ማለት እንግዲህ የንግድ ስራ ነው። የንግዲ ስራ የሆነ የሸቃጥን ደግሞ ገንዘብን የመቀየር ሂደት መሸቀጥን በገንዘብ የመቀየር ሂደት ሆኖ የንግድ ስራ ነው ማለት ነው። እንግዲህ ሽያጭ ይሄ ምን ነው እንግዲህ የተለያዩ ሽያጮች የቤት ሽያጮች አሉ የመኪና ሽያጮች አሉ የተለያዩ የሽቀጣ ሽቀጥ ሽያጮች አሉ የእንሳት ሽያጮች አሉ እንደዚሁም ደግሞ የመሬትም ሽያጮች አሉ። በጣም በዛ ያሉና ሰፋ ያሉ እንግዲህ በገበያ ላይ ያለው የንግድ ሂደት ወይም ደግሞ የግብይት ሁኔታ ማለት ነው። እንግዲህ ሽያጭ ማለት በአጭሩ እንግዲህ በሀገራችን ሽያጭ የሚለው ነገር በአብዛኛው በመኪና ላይ እንደዚሁም ደግሞ በቤት ላይ ቤትን እንግዲህ ሽያጭ ሲባል አንድ ቤት ባለበት ሆኖ ያለበት ድረስ በመምጣት ብሩን ለሻጩ በማስረከብ እንግዲህ ቤቱ ባለቤት የምሆንበት ሁኔታ ማለት ነው። እንግዲህ ያ ተተምኖ ነው እንግዲህ የቤት ሽያጭ በስነ ስርዓት በተመር ነው። የምሸጠው እንደ ዝም ደግሞ የመኪና ሽያጮች አሉ እንግዲህ የመኪና ሽያጭ ገዢ እንግዲህ መኪና ፋብሪካ ወይም ደግሞ መኪና መደብር አለበት ሄዶ እንግዲህ ብርን በመስጠት ያንን መኪና ያመጣል ማለት ነው። እንደዚሁም ደግሞ መኪናን በመኪና የመቀየር ልደት ሊሆን ይችላል ማለት ነው። በሌላ በኩል እንግዲህ የተለያዩ ሽቀጣ ሽቀጦችን አሁን በግብያዬ የምናያቸው ብዙ በርከት ያሉ ሽቀጣ ሽቀጦችን የገበያ ሽቀጣ ሽቀጥ የምንላቸውን እነሱን እንግዲህ በብር በመቀየር ወይም ደግሞ አይነት በአይነት ወይም ደግሞ ሸቀጡን በሸቀጥ የመቀየር ሂደትም ሽያጭ ይባላል ማለት ነው። እንደዚሁም ያው በሀገራችን በአብዛኛው ክፍል እንግዲህ የሚታየው ሸጫ ማለት ነው እንግዲህ አንድ ገበሬ ወይም ደግሞ አንድ አርብሮሮ ሰዎች ወይም ደግሞ አንድ ነጋዴ ይዞ ወደ ገበያዬ በመሄድ እንግዲህ በምትኩ ገንዘብን ወይም ደግሞ የሚያገኝበት ሂደት ማለት ነው። ሽያጭ የምንለው እንግዲህ ከዛ ያለ ትርፍ ያገኘም የሚያገኝበት ሁኔታ ወይም ደግሞ ሌላ ሁኔታ ነው አሉ ማለት ነው። እንግዲህ ሽያጭ ማለት በአጭሩ ያን ይመስላል ማለት ነው። እንዴ እንደ ገበያችን ሰፋ ያለ ትምህርቱም ይላሉ እና ማለት ነው። ይሄ ህግ መልኩ አለን ነው ጊዜ ሽያጭ የሚከናወነው የራሱ የሆነ ተመን ይኖረዋል ማለት ነው። የሻጩህ ተመንኖራል እንግዲህ በዛ በሚያወጣው መልኩ ለገዢ የሚሸጥበት ሂደት ማለት ነው። እንግዲህ ያጭ ማለት በየቦታው እየጠዋወረው የሚለዋወጡ ነገራቶች በአረናችን ላይ የሚለዋወጡ ነገራቶች ጮህ ላይ ሊሆን ይችላል። ደግሞ ደግሞ በአካል ሊሆን ይችላል። እነዛ እንግዲህ የአንዱን በአንድ ነገር መለወጥ ወይም ደግሞ በርን በቃ መለወጥ ወይም ደግሞ እቃን በተመጣጣኝ በሆነ እቃ መለወጥ እንግዲህ ሽያጭ ይባላል ማለት ነው። አብዛኛው የሀገራችን ክፍል ወይም ሙሉ በሙሉ የሰው ልጅ የሚያከናውነው ተግባር ነው። የተግባር እንግዲህ አንድ

ዲሴምበር ዲሴምበር የምንለው እንግዲህ ያው ይሄ የእንግሊዘኛ ቃላት ነው ቃላቱ ዲሴምበር የምንለው በአማርኛ ወደ አማርኛ ቃላት ሲገለበጥ ታህሳስ ማለት ነው። እንግዲህ ዲሴምበር ማለት በእኛ በኢትዮጵያዊ የአራተኛው ወር ነው ማለት ነው። እንግዲህ መስከረም ጥቅምት ህዳር ታህሳስ ይባላል ማለት ነው። እንግዲህ መስከረም ጥቅምት ህዳር ተብሎ ከህዳር ቀጥሎ አራተኛ ያ ላይ ያለህ ወር ነው ማለት ነው። እንግዲህ ታህሳስ የምንለው በሌላ በኩል እንግዲህ የዴሴምበር የምንለው በፈረንጆቹ አስራ ሁለተኛው ወይም ደግሞ የመጨረሻው የሚባለው አወር ነው ማለት ነው። እንግዲህ ዴሴምበር የሚባለው ወር ለነሱ የመጨረሻው የአመቱ መጨረሻ ወር ነው ማለት ነው። ከበዓል ከዘመን መለወጪያ በዓል አስቀድሞ የሚያገኙት ወር ነው ማለት ነው። እንግዲህ አመታቸው መጨረሻ ወር ነው ማለት ነው። በእነሱ ወይም በደግሞ በፈረንጆቹ ማለት ነው። በእኛ ግን የአራተኛው ወር ነው። እንግዲህ በዚህ ወር የተለያዩ በዓላቶች በተለይም ደግሞ የገና በዓል በእኛ በኢትዮጵያ እንግዲህ የገና በዓል በድንቀት የሚከበርበት ወር ነው ማለት ነው። ይህ ወር ገና እንግዲህ በዚህ ወር መጨረሻ ማለትም በሃያ ዘጠነኛው ቀን የሚከበርበት ወር ነው ማለት ነው። ይሄ ዲሴምበር ወይም ደግሞ ታህሳስ የምንለው ቀን ማለት ነው። እንግዲህ በሌላ በኩል ይሄ ወር እንግዲህ እንደ ኢትዮጵያ የበጋ የሚባለው ወር ነው። እንግዲህ ይሄ ዴሴምበር ወይም ደግሞ ታህሳስ የሚባለው የበጋ ወር ይባላል አብዛኛውን ጊዜ ደረቃማና ነፋሻማ የአየር ንብረት ያለበት ነው ማለት ነው። እንደ ሀገር ደረጃ እንግዲህ ብርድ በጣም የሚበዛበት እንደዚሁም ደግሞ ድርቅ የሆነበት ዝናብ የማይዘንብበት ነው ማለት ነው። እንግዲህ ያው እንደ ሀገር አራት የሚባሉ ወቅቶች አሉ። ክረምት በጋ መሀርና በልግ የሚባሉ እንግዲህ በጋ ከሚባሉት ከወቅቶቼ የመካከል እንግዲህ አንደኛው ነው ማለት ነው። ይሄ ታህሳስ ወይም ደግሞ ዴሴምበር የምንለው ወር እንግዲህ ዴሴምበር የሚለው ቃል አንድን ወር የሚገልጽ ነው ማለት ነው። እንግዲህ ወራቶች ሲባሉ ያው እንደ ኢትዮጵያ አስራ ሶስት ወራቶች አሉ። ጳግሜ የምትባለዋን ጨምሮ በልላ በኩል ደግሞ አስራ ሁለቶች ወራቶች አሉ። እንግዲህ ከነዚህ ከአስራ ሁለት ወይም ደግሞ ከአስራ ሶስት ወራት ውስጥ የአንዱ ወር ስያሜ ነው ማለት ነው። ዴሴምበር የምንለው ቃል እንግዲህ ከእንግሊዘኛ የመጣ ቃል ሲሆን ቀጥተኛ የአማርኛ ቃሉ ታህሳስ ማለት ነው ማለት ነው። ዲሴምበር የሚለው እና በዚህ መልኩ እንግዲህ ዴሴምበር የሚለውን ቃል ልንገልጸው እንችላለን ማለት ነው።

አቀራረብ ማለት እንግዲህ የተለያዩ ነገራቶች እንግዲህ አቀራረብ አለ የሰነ ጽሁፍ አቀራረብ ሊባል ይችላል የግጥም አቀራረብ እንደዚሁም ደግሞ የተለያዩ ነገራቶች አቀራረብ የአሁን ለምሳሌ ፕረዘንቴሽን በሚደረግበት ሰዓት አቀራረብህ ይታያል ይባላል እንግዲህ ይሄ ማለት ዝግጅቱ ያቀራረቡ ሁኔታ ወይም ደግሞ ያንን ነገር ያስኬደበት ሁኔታ ማለት ነው። እንግዲህ አቀራረብ ማለት የተለያዩ ዝግጅቶች ሊኖሩ ይችላሉ እንግዲህ በነዛ ዝግጅቶች ላይ የሚደረግ አቀራረብ ይኖራል ማለት ነው። ድራማ ሊሆን ይችላል ግጥም እንደዚሁም ደግሞ ስለ ጽሁፍ ውዝዋዜ ሊሆን ይችላል እና የነዛ አቀራረባቸው ሁኔታቸው ያንን ነገር ያደረጉበት ያቀረቡበት መንገድ አሪፍ ነው ወይም ደግሞ ጅል ነው ተብሎ ሊገመትበት ወይም ሊተነበይበት የሚችል ነው ማለት ነው። እንግዲህ አቀራረብ የምንለው ቃል እንግዲህ ብዙ አይነት ነገራቶች አሉ። የአቀራረብ አሁን ለምሳሌ ይሄ በስራ ሰዓት እንግዲህ ይሄ የስራ መስሪያ እቃዎችን አቀራረብ ሊሆን ይችላል አንድ ሰው እንግዲህ አሪፍ የሆነ የእቃ አቀራረብ ሊኖረው ይችላል ማለት ነው። እንግዲህ አቀራረብ የሚለው ቃል ማለት ነው። እንደዚሁም ደግሞ እንግዲህ የተለያዩ ቦታዎች ላይ የሚደረጉ ዝግጅቶች አሁን ለምሳሌ በምርቃት ላይ ሊሆን ይችላል እንግዲህ አንድ ሰው ያ ተመራቂው አካል የአለባበሱ ሁኔታ ሊሆን ይችላል። የስነ ጽሁፍ የማቅረብ ሂደቱ ሊሆን ይችላል እንግዲህ በዛ ፕሮግራም ላይ በተገኘው ፕሮግራም ላይ እንግዲህ ያለው ዝግጅት ወይም ደግሞ ልጁ ያለውን ሁኔታ የሚገልጽ ማለት ነው። እንግዲህ አቀራረብ አሁን ለምሳሌ በፕረዘንቴሽን በዲፌንስ ወይም ደግሞ ስነ ጽሁፍ የመመረቂያ ጽሁፍ በሚቀርብበት ሰዓት ላይ እንግዲህ መምህራኖች አቀራረብ ያያሉ ይባላል። እንግዲህ አቀራረብ አይተው አሪፍ አቀራረብ ያቀረበውን አሪፍ ውጤት ይሰጣሉ ኤ ግሬድ ይሰጣሉ ጥሩ ያላቀረቡም ደግሞ እስከ ሲ ይሰጣሉ ይባላል። እንግዲህ አቀራረብ ማለት እንግዲህ አንድን ነገር መጥፎ ወይም ደግሞ ጅል አድርጎ መጥፎ ወይም ደግሞ አሪፍ አድርጎ ማቅረብ ማለት ነው። እንግዲህ ጥሩ አቀራረብ የሚባለው ጥሩ ውጤት የተሰጠው ሲሆን እንግዲህ መጥፎ የሚባለው አቀራረብ ደግሞ ጅል ውጤት የተሰጠው ነው ማለት ነው። እንግዲህ አቀራረብ ጅል የሆነ አቀራረቡ አያምርህም ወይም ደግሞ ደስ የለም ጥሩ አቀራረብ አላደርግም ይባላል። ወይም ደግሞ ጥሩ የሚባል አቀራረብ አድርጓል ይባላል። እና አቀራረብ የሚለው ቃል እንግዲህ አንድ ነገር እንዴት እንዴት ተቀረበ የሚያመለክት ነው። እንግዲህ ፖዘቲቭም ወይም በኔጌቲቭም በአሉታዊውም በአዎንታዊውም ልንናገረው የምንችለው ቃል ነው። ማለት እንግዲህ ይሄ አቃራረብ የሚለው ቃል እንግዲህ እንደዚሁም ደግሞ አሁን ለምሳሌ በሽምግል እና ሊሆን ይችላል አንድ ሰው የበደሉን አቀራረብ እንደዚሁም ደግሞ አንደኛው ደግሞ የተቃውሞ አቀራረቡን ሊሆን ይችላል ማለት ነው። እነዚህን የገልጻል ማለት ነው። እንግዲህ አቀራራብ የሚለው ቃል አንድን ነገር በምን አይነት ሁኔታ በምን አይነት ሁኔታ ዝግጁ አድርጎ ለማቅረብ ወይም ደግሞ ለህዝብ ተመልካች ለማድረግ ወይም ደግሞ ለህዝብ ተሰሚ ለማድረግ ያሰበበት ወይም ደግሞ የሄደበት መንገድ ማለት ነው። እንግዲህ ያ መጥፎም የሚባል አቀራረብ ሊሆን ይችላል ጥሩም የሚባል ሊሆን ይችላል እና ለሁለቱም ለአሉታዊውም ለአወንታዊውም ቃላት ልንጠቀመው የምንችለው የአማረኛ ቃል ነው ማለት ነው።